በተፈጥሮ ውስጥ መራመድ ደስ ይለኛል። በተራራ፣ በገደል፣ በሸንተሩ፣ በጫካው መሄድ የሀገራችን ተፈጥሮን በጣም አስደሳች ስለሆነ በሱ ውስጥ መሄድ መራመድ በጣም ነው የምወደው። ብዙ ጊዜም እሄዳለሁ። እና ተፈጥሮ በጣም አስደሳች ነው። በተፈጥሮም መሄድም ለጤንነትም ለሰውነትም በጣም አስፈላጊ ነው። እኔም ደግሞ በተፈጥሮ ጎዳናዎች በጨካ በዱር በገደሉ ላይ እሄዳለሁ። እጓዛለሁ።

የስራ እድገት እየፈለኩ ነው ግን አልተገኘም። የስራ እድገት ጥሩ ነው ግን በሀገራችን አሁን ባለንበት በኋላ ሁኔታ የስራ እድገት ብዙ የለም። ያው ብዙ ሀገሪቷ ሰላሟ የተናጋ ስለሆነ በአሁኑ ሰዓት የስራ እድገት የለም። እኔ ግን በየት ባገኘሁት አጋጣሚ በአመት በአመት የስራ እድገት እንዲያገኝ እፈልጋለሁ፣ እጥራለሁ እሞክራለሁ ያው ሙከራው ግን እስካሁን አልተሳካም ለስራ እድገት ማግኘቱ

ጊዜየን በአግባቡ ነው የማስተዳድረው እያንዳንዷን ጊዜየን የስራ ጊዜየን የእረፍት ጊዜህን የመኔታ ጊዜየን የምግብ ጊዜየን የጸሎት ጊዜየን እያንዳንዷን ጊዜ ጊዜ የሰው ልጅ ህይወት ዋናው መስመር ነው እና እኔም ጊዜ ጊዜየን ም በአግባቡ እጠቀማለሁ። እና ጊዜየን ስጠቀም መገበትን ጊዜ ተቆጠበ ነው። የምተኛበትም ጊዜ የተቆጠብ ነው እና እያንዳንዱን ጊዜየን በአግባቡ እጠብቃታለሁ። አስተዳደር

ስራዎችን በቅደም ተከተል አስቀምጣለሁ። በወር በቀን ምን ያህል መስራት እንዳለብኝ በወር መስራት እንዳለብኝ በሰአት መሃል መስራት እንዳለብን እያንዳንዱን ዛሬ ምን እሰራለሁ ነገ ምን እሰራለሁ እያልኩ በቅደም ተከተል የምሰራውን ስራ በአግባቡ አስቀምጣለሁ። ባስቀመጥኩትም መሰረት ነው ስራዎችን የምፈጽመው ማለት ነው። እና በየጊዜውም ሪፖርትን ስለሚጠበቅብኝ ስራዎችን በሰአቱና በአግባቡ በቅድም ተከተል አስቀምጣለሁ

ስልክህን ያው ብዙ ጊዜ አልሞላም የወር ፓኬጅ የወር ጠቅል እገዛና በመቶ ሰባ ብር ስድስት መቶ ደቂቃ። ወይም ደግሞ በሃምሳ ብር መቶ ምናምን ደቂቃ እሞላለሁ። ይሄን ከሞላሁ በኋላ በአግባቡ እደውላለሁ። እና በቀን ብዙ አወራም ቢበዛ በአሥራ አምስት ቀን ወይም በወር ነው የምጠቀመው።

ምግቤን ሌሎች ማካፈል በጣም ወደል ያው ብቻዬን መብላት አልወድም እንደውም ያስጠላኛል እና ምግብ ለብቻ ሲሆንን ጭራሽ ጾሜን ነው ምዉለው ማድረው እያካፈልኩ ነው የምበላው እና ይሄ ባህላችንም ለብቻችሁ ብሉ አይልም አብራችሁ ከሰው ጋር ብሩ ነው የሚለው እና እኔም ብቻዬን አልበላም ወንደ ላጤ ብሆንም ብቻዬን አልበራም ከሰው ጋር ነው የምበራው።

ጥራት ያለው ስራ ማቅረብ እችላለሁ በማንኛውም በተመደብኩበት ስራ ላይ ስራዬን የምሰራው በጥራትና በትጋት ነውና። የምሰራቸው ስራዎች ሁሉ ጥርት ባለ መልኩ ለሌላው ግልጽ በሆነና በሚታይ በጣም በተዋበና ጥራት ባለው መልኩ እሰራለሁ እሰራለሁ ስራዬን። ለማንኛውም ያው ስራ ሲሰራ በጥራትና በትክክለኛው መሆን አለበት ብዬ አምናለሁ እኔ የምሰራው እንደዛ ነው

የጠዋት እለታዊ ተግባራቴ በብዛት በጠዋት እነሳና ፊቴን ታጥቤ እጄን ታጥቤ ጸሎት አደርሳለሁ ይሄ እለት እለት የማደርገው ነው። ጸሎት ካደረስኩ በኋላ ስፖርት ሰራና። ወዴት እሄዳለሁ ወደ ስራ የስራ ሰዓት እስከሚድረስ ስፖርት ሰራና ትንሽ እረፍት አደርግና የቁርስ ቀን ከሆነ ጾም ካልሆነ ቁርስ በልቼ ወደ ስራ እገባለሁ ማለት ነው። እና እለት እለታዊ ተግባሬ ይህንን ነው የምፈጽመው

የምወደው አትክልት ጎመን በጣም እወዳለሁ። ከጎመን በተጨማሪ ደግሞ ካሮት እና ቀይ ስር እወዳለሁ እና ጎመን አብዝቼ እለት እለት ምመገበው አትክልት ነው። ከአትክልቶች ሁሉ በጣም ደግሞ የሚያስደስተኝ ካሮት በጣም አስደሳች ነው። ላይን ጥራት ካሮት መብላት ይላል የሀገራችን ባህል ላይን ጥራት ካሮት መብላት እና ካሮት በጣም እንዲሁ እበላለሁ

የእቃ ቁጥጥር አደርጋለሁ። የተቀበልኳቸውን እቃዎች በስም የፈርሜ የያዝኳቸውን እቃዎች እና የምሰራባቸውን እቃዎች እለት እለት እቆጣጠራለሁ ዛሬ ምን አለ ታጥቧል፣ ንጽህናው ተጠብቋል፣ በስነ ስርዓት ተቀምጧል፣ ካለበት ቦታ ላይ ለአደጋ ነው የተቀመጠው ወይስ ደግሞ በአጠገቡ ምን አለ የሚለውን እያንዳንዱን እቃ በመቆጣጠር እና በመከታተል እለት እለት ተግባሬን እፈጽማለሁ እቃዎቹንም ደግሞ እንዲሁ በንጽህና እንይዛለን ማለት ነው።

ብዙ ሰነዶችን አዘጋጀለሁ ማሳናዳቸው ሰነዶች ያው የቤተክርስቲያን ሰነዶች የመስሪያ ቤት ሰነዶች እነዚህን ሰነዶች አዘጋጃለሁ የምሰራቸውን ስራዎች በሰነድ አስቀምጣለሁ። እንዚሁው ደግሞ በቤተክርስቲያን የምሰራቸው ስራዎች አሉ እና እነዚህን ሰነዶች በሰነስርዓቱ አስቀምጣለሁ። የተማርኩባቸውን የተማርኩባቸውን የማጠናባቸውን የማነባቸውን መጽሐፍቶች ሰነዶችን የሰራኋቸውን ስራዎች ሁሉ በሰነድ ያስቀምጣል

የስልክ ባትሪ የሚቆይልኝ ያው ብዙ ዳታወችን ከተጠቀምኩ ለአንድ ቀን መዋያ ይውልልኛል። ለስልክ ማውሪያ ብቻ ከሆነ የምጠቀምበት ደግሞ ለሶስት ቀን እስከ አምስት ቀን ይቆያል። ነገር ግን እንደ አንድ አንድ አፕሊኬሽን ቲክቶክ እና ኢሞ እንደዚሁም ደግሞ መጻጻፍ ብዙ ነገር ሙያ ሙሉ ከተጠቀምኩት ለአንድ ቀን ሙያ ያገለግለኛል። ሙያ ሙሉ ከተጠቀምኩበት እንዲሁ ሳላቆም ዳታ በደንብ ከተጠቀምኩበት ማለት ነው።

ከደንበኞች ጋር እገናኛለሁ። ከልብስ ደንበኞች ጋር፣ ከስራ ከአንድ አንድ እቃ ከምገዛቸው ድንበኞች ጋር እገናኛለሁ። ያው የምፈልገውን ነገር ለመግዛት በሄድኩ ጊዜ እገናኛለሁ። እንደዚሁም ደግም እቃ የምቀባበላቸው ሰዎች ጋር ለመገናኘት ያው በመገናኘት እንገናኛለን ማለት ነው። ሁል ጊዜ ባይሆንም ስፈልጋቸው እና እነሱ ሲፈልጉኝ ከእነርሱ ጋር ከድንበኞቹ ጋር እገናኛለሁ ሰዓት እና ጊዜ ይዤላቸው ማለት ነው።

እኔ የምጠቀመው አንድ ትራስ ነው ለዛውም ደግሞ አንድ ሳሳ ያለይ ትራስ ትራስ ከፍ ሲያደርገኝ አልወድም። እኔ ብዙ ጊዜ ዘቅዘቅ ብሌ ትክክለኛ ሜዳ በሆነ ላይ ቦታ ላይ ብተኛ ደስ ይለኛል ግን ደግሞ ትንሽ ቀና ማለት ስላለብኝ አንዲት ትራስ ሳሳ ያለይ ትራስ አንገት እጥፍም በጣም ነው ያቃና ትራስ አልጠቀምም እና በጣም ከፍ ሲል አንገቴን ያመኛል እና ብዙ ትራስ አልጠቀምም ከአንድ በላይ አልጠቀምም አንዱም ደግሞ ሳሳ ያለ ትራስ ነው የምጠቀመው።

በብዙ ህዝብ መካከል መሆን ይመቻችል። በብዙ ህዝብ መካከል ቢሆንልኝ ያው ብገኝ ደስ ይለኛል ብዙ ህዝብ መካከል በቆምኩ ጊዜ በጣም ደስታ ይሰማኛል። በብዙ ህዝብ መካከል መሆን ያስደስተኛል እና ይሄ በብዙ ህዝብ መካከል አንዳንድ ሰው አይፈልግም እኔ ግን በብዙ ህዝብ መካከል መሆን ያው ለኔ ሳላም ደስታን ይሰጠኛል። በህዝብ መሃል መገኘት እና ይሄ ይስ ይለኛል

እሜል እጠቀማለሁ ያው እሜል ሲጠቀም ለክልል መረጃ ለመረጃ ለፌደራል መረጃ ለመላክ ለወረዳ መረጃ ለመላክ እንዲሁም ደግሞ የተለያዩ መረጃዎችን ከክልልና ከወረዳ እዲሁም ከፌደራል ለመቀበል። ኢሜልን እጠቀማለሁ አብዛኛውን ጊዜ መረጃ የምንለዋወጥበት በኢሜል ነወ። እና ስለዚህ ኢሜል እጠቀማለሁ።